አይስክሬም ትወዳለህ? አዎ እወዳለሁ። አይስክሬም በጣም ጣፋጭና እጅግ ተወዳጅነት ያለው ምግብ ከመሆኑም በላይ ለሰው ልጅ ሀይልና ሙቀት ሰጭ ለጤናም እጅግ አስፈላጊ ስለሆነ። አይስክሬም አብዝቼ እጠቀማለሁ በጣም ጥሩ ነው። የዛው ልጅ። ይሄ ነው የሚባል ጠቀሚታ ነው። ያለው እና በጣም አሪፍ ስለሆነ እኔ እጠቀማለሁ

በህጅ መጽሐፍ ትወዳለህ በጣም እወዳለሁ ማለት ከፊትም ጀምሮ አገልግሎት እየሰጠው እየመጣሁበት ሁኔታም ስለሆነ በእጅ መጻፍ እወዳለሁ። እጅግ ተሰጥቶም ስን አለኝ በእጅ መጽሐፍ የማስደስትና ብዙ ስኪሎችን የሚያስገኝ ስለሆነ እኔም እነዚህን ስኪሎች በእጅህ በመጻፍ የማዳብርበት ሁኔታ አለ ማለት ነው። እና ብዙ ሰውም ይወዳል በጅ መጽሐፍ እጅግ ደስ የሚል ባህሪ

ምን አይነት ጥቅማ ጥቅሞች አሉ? ጥቅማ ጥቅሞች ብዙ አይነት ጥቅማ ጥቅሞች ሲኖር ከእነዚህም መካከል የደሞዝ ጥቅማ ጥቅም ሊኖር ይችላል ከዛ ውጪ ደግሞ በሰራ ደስ የማሰኘት ይወርክ ሳትስፋክሽን የምንለው አይነት ነገር አለ እና በሱ የማገኘው ጥቅም አለ። ከዚህም በተለያየ ደግሞ ከትርፍ የሚገኙን ጥቅማ ጥቅሞች አሉ። እነዚህ ጥቅማ ጥቅሞች ያው በስራ የሚገኙ ጥቅማ ጥቅሞች

መብራቅ ፈሪ ነው በጣም ፈሪ ነው እና መብራቅ በጣም አስፈሪ ከመሆኑም በላይ እጅግ በጣም ከባድ ነው። እና መብራቅ አስፈሪ ነው በጣም ከባድ ነው። ይሄ ነው የሚባል ነገር ብቻ አይደለም በጣም ከባድ ከመሆን በላይ። እኔም የማልወደውና የምንፈራው ነው። ብዙ ሰውም ይሄን ነገር በጣም አድርጎ የሚፈራውና የሚያወግዙ ስለሆነ መብረቅ አስፈሪ ነው። ከባድ ነው አደገኛው።

የጧት እለታዊ ተግባራችሁ ምንድነው ጧት ስነሳ ጸሎት አደርጋለው ጸሎት ካደረኩኝ ቦኋላ ፊቴን እጄን ጣጥብ እና ምግብ አዘጋጃለው ቁርስ አዘጋጃለሁ እነዚህ ቁርስ ከተዘጋጁ ቦኋላ የተለያዩ የቀን የሚያስፈልጉኝ እቃዎችን ሰብስቤ በሻንጣዎች እዛለው ልብሶችን ሽቶዎች ምናምን እነዚህ አስፈላጊ የምላቸውን ማንኛውም እቃዎችን በማዘጋጀት ወደ ሻንጣ ያረግና ወደ ስራ የምጓዝበት ሁኔታ ይኖራል።

ምን አይነት ሳሙና ትጠቀማለህ? የምጠቀማቸው ሳሙናዎች በጣም ለስላሳ እና ጥሩ ሽታ ያላችሁ መዓዛ ያላችሁ ሳሙናዎችን እጠቀማለሁ። በተለይ እነ ዶብ እና ሜዲከም የሚባሉ የሳምና አይነቶች ለኔ ምርጫዬና ምቾት የሚሰጠኝ የሳሙና ስለሆኑ እነዚህን ሳምናዎች በብዛት የምትጠቀማቸው ሁኔታ ነው ያለው።

ከስራ ባልደረቦች ጋር ጥሩ ግንኙነት አለህ? በጣም አለኝ ምክንያቱም ስራ ሲሰራ። ከስራ ጓደኞች ጋር ጥሩ የሆነ ግንኙነት ሊኖር ይገባል የጥሩ የሆነ ግንኙነት ከለለ ደግሞ ጥሩ የሆነ ውጤት ማስመዝገብ ስለማይቻል። እኔም ከስራ ጓደኞቼን ጋር ከስራ ባልደረቦቼን ጋር የተሻለና ጥሩ ጠንካራ ያለ ግንኙነት ያለኝ ሰው ነኝ። ምክንያቱም ስራ ያው በጋራ ስትሰራ ጥሩ ግልኝነት ይኖር ግዴታ ስለሆነ ማለት ነው። እና እኔም በዚህ ልክ ጥሩ ግንኙነት ሰው ነኝ

ለምን ያህል ጊዜ በዚህ ስራ ሰርተሃል? ለብዙ ጊዜ አልሰራሁም ያው ትንሽ ጊዜ ብቻ ነው የሰራሁ። አሁን ግን ጠንክሬ ለመስራት ሙሉ ብቃት ስላለኝ ብዙ ሀሳብ ስለሰጠሁት ይህን ስራ ጠንክሬ የምሰራበት እቅድ ስላዘጋጀሁ። አሁን ግን ጠንክሬ የምሰራበት ሁኔታ ነው ያለው እና ለወደፊት በጣም በዚህ ስራ ጠንክሬ መስራት እና ብዙ ለውጥ ማስመዝገብ የምችልበት ሁኔታ ላይ ነው ያለው እና አሁንም ጠንክሬ እሰራለሁ እበረታለሁ። ሌሎችንም አበረታታለሁ።

በስራ ቦታ ጓደኛ አለህ? አዎ አለ ብዙ አይነት ጓደኞች አሉ። ምክንያቱም ያው ስራ በአንድ ሰው ብቻ የሚሰራበት መንገድ ስላልሆነ በጣም በርካታ ሰዎች ያሉበት ቦታ ላይ ስለሆነ እኔ የምሰራው። ከእነዚህም ውስጥ ለኔ ብዙ ጓደኞች የስራ ባልደረቦች አሉኝ። እና ከእነዚህ ሰዎች ጋር በጣም ተከባብረን በጥራትና በጥሩ ግንኙነት ላይ ስራዎችን በመስራት ጥሩ ውጤት በማስመዝገብ ላይ የምንገኝ ሲሆን። ለወደፊትም ይህን ስራ የምናበረታታና ጠንክሮ ለመስራት የሚያግዘን አጀንዳዎች ስለሆኑ አብረን የምንሰራና ጥሩ ጓደኛ ላይ ያለው ሰው

በፋም ማብሰል ታውቃለህ? አዎ አውቃለው ያው በባህላዊ መንገድ የምግብ አዘገዳጀት በፋም ነው እና እኔም በፋም ምግብ በማዘጋጀት የተለያዩ ምግቦችን አዘጋጅቼ ተጠቅሜና አስጠቅሜ አውቃለሁና አሁንም በባህላዊ መልኩ ሰዎች በፋም ምግብ ማብሰል ላይ ናቸው እና አሁን በዘመናዊ መልኩ ተቀየረ እንጂ በባህላዊ መንገድም በፋም ምግብ ይበሰላል። እንደውም ብዙ ጣዕም ያለው የምግብ አይነቶች በፋም ይዘጋጃሉ እና እጅግ ደስ የሚል የባህር የምግብ አዘገጃጀት ዘዴ ነው።

መጠበቅ ታገድ ነው ሁለቱ የተለያዩ ናቸው። አይደለም። ምክንያቱም መጠበቅ ታገን ነው ለሚለው። እንደዚህ አይደለም ምክንያቱም ዶክመንት ላይ ይሄ ትርጓሜ ያላቸው ቃላቶች ናቸው። መጠበቅ ማለት መወሰን ነው ለሆነ ነገር መከልከል መወሰን ነው። ማለት ደግሞ ሙሉ በሙሉ ከዛ ነገር። መቆም እና ምንም አይነት አገልግሎት መስጠት የማይቻልበት ውይይት እና። መታገል ማለት ፍጹም የሆነ ነገር ነው። እና በጣም የተለያየ ትርጓሜ ነው ያላቸው

የአትክልት ስራ ታደርጋለህ? አደርጋለው አትክልቶች በጣም ከምወዳቸውም በበላይ ለነዚህ ስራዎች ትኩረት አሪጌ እሰራለው እና አትክልቶች ላይ ውሃ ማጠጣት ሊሆን ይችላል መኮትኮት ሊሆን ይችላል አረሞ ሊሆን ይችላል የተለያዩ ምን ሆኖ ነገሮችን ማድረግ ሊሆን ይችላል ማዳበሪያዎችን መጨመር ሊሆን ይችላል ጥሩ የሆነ አገልግሎት እንዲሰጡን ጥሩ የሆነ ውጤት እንዲያስመዘግቡልን እንክብካቤ ማድረግ ያስፈልገናል የአትክልት ስራ እንክብካቤ ስለሚፈልግ እኔም ትኩረት ሰጥቼ የምሰራው ስራ ስለሆነ አትክልት ስራ እጅግም አዋጭ ከሆኑም በላይ ለሰው ልጅም ወሳኝ የገቢ ምንጭ ነው።

የደንበኛ እርካታ ታሳውቃለህ? አዎ አሳውቃለሁ ምክንያቱም የደንበኛን እርካታን ግዴታ ማወቁ። አስፈላጊ ስለሆነ ለምን የደንበኞችን እርካታ ካላወቅነ ስራው በደንብ ተሰርቷል አልተሰራም ደንበኞች ደስተኛ ናቸው ወይስ አይደለም የሚለውን። ለመለየት ስለሚያስቸግር የደንበኞችን እርካታ ማሳወቁ እጅግ አስፈላጊ ነውና። ለስራም አስተያየት መቀበል እና ፊድባክ መቀበል። በጣም ጥሩ ስለሆነ እኔም የደንበኞችን እርካታ አሳውቃለሁ

በአከባቢ ድልድል አለ። አዎ አለ ብዙ ድልድሎች አሉ የተለያዩ መሸጋገሪያነት የሚያገለግሉ ድልድዮች አሉ። ወንዝ አካባቢ ያሉ ድልድዮች አሉ። የተለያዩ መሸጋገሪያ የሚያስፈልጋችሁ ድልድዮች አሉ። እነዚህ ደግሞ በተለያዩ ችግሮች ወንዝ በሞላበት አካባቢ። እንዲሁም ለመሻገር አስፈላጊ አስቸጋሪ በሆነበት አካባቢ ላይ። ድልድይ አለና እኔ ጋር አካባቢ ድልድዮች አሉ በጣም በርካታ የሆኑ ድልድዮች አሉ። ለተለያዩ አገልግሎቶች ይውላሉ

በእጅ የሚሰራ ስራ ታደርጋለህ አዎ ይደረጋል ምክንያቱም አብዛኛው የሀገራችን ክፍል ስራው የሚከናወነው በእጅ የሚሰራ ስራ ስለሆነ እኔ ጋርም በእጅ የሚሰሩ ስራዎች አሉ። እጅ ደግሞ ብዙ ስራዎችን የሚያከናውኑት ስለሆነ በእጅ የሚሰሩ ስራዎች እጅግ ብዙ ናቸው እና አብዛኛው ስራዎች የሚሰሩት በእጅ የሚሰሩት ስራ ስለሆነ እኔም በእጅ የሚሰራ ስራ አደርጋለሁ አከናውናለሁ። ብዙ ውጤቶችንም በእጅ በሚሰሩ ስራዎች ላይ አስመዘግባለሁ እና ብዙ ሰዎች የሚጠቀሙት የስራ አይነት ነው

አስተያየት መቀበል ትወዳለህ? አዎ እወዳለሁ። ምክንያቱም አስተያየት ለነገሮች ምንድነው ገቢ ገንቢ ስለሆነ እኔም አስተያየት እቀበላለሁ። ምክንያት አስተያየት ካልተቀበልንም የኛን ክፍተት ማወቅ አንችልም። የኛን ችግር መረዳት አንችልም እና አስተያየት ማለት መስታወት ማለት ነው። በነገራችን ላይ እና የኛን ክፍተቶች በሙሉ የምንቀበልበት፣ የምንረከብበት እና የምናስተካክልበት መንገድ ስለሆነ እጅግ ገንቢ የሚባል ስለሆነ አስተያየት ሁሌም ብንቀበል ለስራችን ውጤት እጅግ የተሻለ ነገር ነውና እጅግ አስፈላጊ ነው።

በጀት ታስራዳለህ በትክክል አስተዳድራለሁ በጀት። እንግዲህ በተለያየ መልኩ በጀትን የምናስተዳድርበት መንገድ ሊኖር ይችላል አንዱ ምንድነው? እቅድ በማውጣት ነው እቅድ ካላወጣን በጀትን ለማስተዳደር ያስቸገረናል ስለዚህ ምን ማድረግ አለብን ማለት ነው። እቅድ ማውጣት አለብን። በእቅድ መመራት አለብን ስለዚህ እቅዶችን ስናወጣ ደግሞ በሳምንት ሊሆን ይችላል በወር ሊሆን ይችላል በአመት ሊሆን ይችላል። ስለዚህ ልክ ከፋፍሎ በጀትን ማስቀመጥ በጀትን መመደብ በጀትን መከፋፈሉ በጀትን በአግባቡ ለማስተዳደር። ምቾት ይሰጣልና በጀትን በአግባቡ አስተዳድራለሁ

በምን ሰዓት ትነሳለህ? የምነሳበት ሰዓት ጠዋት አስራ ሁለት ሰዓት ላይ ነው። ምክንያቱም አስራ ሁለት ሰዓት ላይ እነሳና የተለያዩ የቀን ውሎየን ፕሮግራሞችን በሙሉ አዘጋጃለሁ ምግብ አዘጋጃለሁ ቁርስ አዘጋጃለሁ። ጸሎት አደርጋለሁ ራሴን ንጽህና እጠብቃለሁና ጠዋት አስራ ሁለት ሰዓት ግዴታ መንሳት ያስፈልጋል። ምክንያቱም በነዚህ ሰዓት ካልተነሳነ የጧት ፕሮግራሞችን ለመሸፈን ጊዜ ሊያንሰን ስለሚችል በነዚህ ሰዓት ግዴታ መነሳት አለብን

የስራ ምኞቶችህ ምንድን ናቸው? ለሚለው የስራ ምኞቶቼ አብዛኛውን ጊዜ ምንድነው በኦንላይን የሚሰሩ ስራዎች ላይ ነው እኔ አሁን ትኩረት ማድረግ የፈለኩት። እና እነዚህ ስራዎች ብዙ ጉልበት የማያስወጡ የስራ አይነቶች ቴክኖሎጂ መሰረት ያደረጉ ስራዎች ላይ ነው እኔ ያው ምኞቴ። እና እዚህ ላይ ደግሞ ምንድነው እውቀት ይፈልጋል ጥበብ ይፈልጋል መማር ይፈልጋል። እና ለወደፊት እኔ አሁን እንደዚህ የሰው ሀይል የሰው ጉልበት የማይጠይቁ ቴክኖሎጂን መሰረት ያደረጉ የስራ አይነቶች ላይ ነው ትኩረት ለማረግ የፈለኩት።

ልዩ ችሎታህ ምንድነው የምለው የእጅ ጥበብ ላይ በጣም ልዩ ችሎታ አለኝ በእጅ የሚሰሩ ስራዎች ላይ በጣም ልዩ የሆነ ጥበብ ያለኝ ሰው ነኝ። ትኩረት አድርጌ የምሰራው እንደ በተለይ ኤሌክትሮኒክስ ነገሮች ላይ በጣም ችሎታ ያለኝ ነኝ ጥገና ላይ እና ሶፍትዌር ላይ በጣም የተሻለ የሚባል። ልምድ ያለኝ እና ችሎታ

ምን ያህል ጊዜ መጽሐፍ ታነባለህ? እንግዲህ በቀን ምን ያህል ጊዜ መጽሐፍ ታነባለህ ለሚለው በቀን አንዴ ላነብ እችላለሁ። በሳምንት አራት እስከ አምስት ጊዜ መጽሐፎችን ላነብም እችላለሁ። ግን መጽሐፎቹ ምን አይነት ሊሆን ይችላሉ? መንፈሳዊ መጽሐፎች ሊሆኑ ይችላሉ። ሌሎች አለማዊ መጽሐፎች ሊሆኑ ይችላሉ። እና የተለያየ ጊዜ መድቤላቸው በተለያየ ጊዜ የሚነበቡ የተለያዩ መጽሐፎች አሉ። እና እንደየመጽሐፎቹ እንደየቀኑ ይለያያል ማለት ነው። እና በተለይ ጠዋት ጠዋት የተለያዩ መንፈሳዊ መጽሐፎችን የማነብበት ጊዜ ሁኔታ ሲኖር እና ከሰአት ደግሞ አለማዊ መጽሐፎችን የማነብበት ሁኔታ ነው ያለው።

ቅጽል ስም አለህ አለኝ ቅጽል ስም አብዛኛው ሰው ቅጽል ስም ይወጣለታል ከእኔም አለ። ከዛ ስም ምንድነው? ሌላ ተለዋዋጭ ስም እንደማለት ነው እና። እኔም አለኝ ከነዚህ ቅጽል አሁን መላኩ የሚል ቅጽም አለኝ እና። አብዛኛው ሰው በቅጽል ስም የሚጠራበት ሁኔታ ማለት ነው። እና ቅጽል ስም ተለዋጭ ስም እንደማለት ነውና እኔም እንዲሁ አለኝ። ለሚለው አለኝ

መስኮትን ክፍት ትተዋለህ እንደ ሁኔታው ነው አሁን መስኮት ክፍት የሚሆንበት ሁኔታ አለ። ለምን? አየር እንዲገባበት ከፈለግን እና ጥሩ የሆነ አየር እንዲንቀሳቀስበት ከፈለግን መስኮት ክፍት ብናደርግ የተሻለ የአየር ዝውውር ሊሆን ይችላል። ከዛ ውጪ ግን አላስፈላጊ ከሆነ ግን መስኮቶች ክፍት ዝግ ቢደረጉ አይከፋም። እና ሌሎች ሌቦች እና ሌሎች አላስፈላጊ ተዋስያን እንዳይገቡበት ያደርጋል። እና ዝግ ቢሆን የተሻለ ሁኔታም የሚኖርበት አጋጣሚዎች አሉ

ሰዎችን በአይን ትመለከታለህ? በትክክል ነው እንጂ ምንም ጥያቄ የለውም እና ያው ሰዎችን በአይን ካላየን በምንም ልናያቸው የማንችልበት መንገድ ስለሆነ አይን ማየት ነው ስራውም ሰዎችንም ሌሎችንም ነገሮችንም በሙሉ የምናይባቸው መሳሪያዎች ምንድን ናችሁ ካልነ አይነ ነው እና ስለዚህ ሰዎችን እኔ በአይንም አያለሁ እመለከታለሁ ሰዎችን ብቻ ሳይሆን ማንኛውንም አካል በአይን የምናይበት መንገድ ነው ያለው

የአካል ብቃት እንቅስቃሴ ታደርጋለህ አልፎ አልፎ አደርጋለሁ ለምን? የአካል ብቃት እንቅስቃሴ ቀላል የሚባል ጠቀሜታ ብቻ አይደለኝም በጣም በርካታ ጥቅም አለው። እነዚህን ጥቅሞች ያው ላለማጣት ሲባል የአካል ብቃት እንቅስቃሴ አብዛኛው ሰው ያደርጋል እኔም አደርጋለሁ። ስለዚህ የአካል ብቃት እንቅስቃሴን በመጠቀም ጤናችንን መጠበቅ ስለሚገባን እኔም የአካል ብቃት እንቅስቃሴ አደርጋለሁ። እና ሁሉም ሰው የአካል ብቃት እንቅስቃሴ በማድረግ ጤናውን መጠበቅ ይጠበቅበታል

የድርጅቱን ባህል ትወዳለህ በጣም እወዳለሁ። ምክንያቱም የድርጅቱን ባህልና ወግ እ መጠበቁ ግዴታ ነው። እና እነዚህ ባላቶች ካልጠበቅን። ያው ለስራ ምቹ ስለማይሰጥ። ግዴታ ምን ማድረግ አለብን ማለት ነው። የስራ የድርጅቱን ባህል ማክበር መጠበቅ መንከባከብ አስፈላጊ ነው እና ግዴታም ነው። እና የድርጅት ባህል ሁሉን ሰው ማክበር አለበት መውረድ አለበት መከተል አለበት። እና አስፈላጊም ስለሆነ ነው

የትኛውም በዓል ትወዳለህ? የትኛውም በዓል የምወደው የበአል አይነቶች የጥምቀት በዓላት በጣም ትኩረት የምሰጠው ይህ በዓላት አይነት ነው። የገና በዓላን እንዲሁ ሌላው የትንሳኤ በዓላት ላይም ትኩረት የምሰጣቸው በዓላቶች መካከል አንዱ ነው። እነዚህ በዓላቶች ከአመቱ ውስጥ በቃም በከፍተኛ ሁኔታ። የማከብራቸውንና ትልቅ ቦታ ሰጥቼ ከማከብራቸው በዓላቶች መካከል እነዚህ ይገኙበታል።

የቅጥር ሂደት እንዴት ነው? የቅጥር ሂደት እንደው በቋሚነት ነው አገልግሎት እየሰጠው የምገኘው። በቋሚነት ከሰኞ እስከ አርብ ቀን ቀን እሰራለሁ። እሁድና ቅዳሜ ደግሞ እረፍት የማደርግበት ሁኔታ አለ። ከዛም በተጨማሪ ግን በትርፍ ጊዜ ደግሞ የምሰራቸው አንዳንድ ስራዎች አሉ። ማለት ከቋሚ ስራዬ ውጪ ማለት ነው። እና የቅጥር ሁኔታዬ እንግዲህ አብዛኛው በቋሚነት ተቀጥሮ መስራት ላይ ነው ያለው ማለት ነው።

በየትኛው? ቀን ወደ ገበያ ትሄዳለህ የምሄድበት የገበያ ቀናቶች። በተለይ ቅዳሜ በዓልም ስለሆነ በበዓላት አካባቢ ነው። ሞር ወደ ገበያ የምሄድባቸው ቀናቶች። በዓላት አከባቢ ሲሆን ከእነዚህም መካከል ቅዳሜና እሁድ ወደ ገበያ ይምሄድባቸው። አብዛኛው የቀናቶች እነዚህን ይመስላሉ ከዛ ውጪ ደግሞ በዓል ባለበት ቀናቶችን ወደ ገበያ እየሄድኩ የተለያዩ አግልግሎቶችን አደርጋለሁ

ማብሰል ትችላለህ በጣም እችላለሁ ማብሰል ማለት ዋና ማን አስፈላጊም ስለሆነ ያለም አብሰል ለመመገብ ስለምንቸገር ምግቦችን በብዛት ለማዘጋጀት ምግብ ያለብህ ሳይበስል ደግሞ መመገብ ስለማይቻል ግዴታ አበስላለሁ። ያው ምግብ ሁሉም ሰው ማብሰል ያለበት ጉዳይም ስለሆነ እኔም አብስላለሁ። ብዙ ሰውም እያበሰለ የተለያዩ አገልግሎቶችን ይጠቀማል። ይበላል ይጠጣል ይዝናናል ፈታ ይላል ማለት ነው

ጥራት ያለው ስራ ማቅረብ ትችላለህ? በጣም ጥሩ ይሄ አሪፍ ጥያቄ ነው እና እኔም እችላለሁ ምክንያቱም ጥራት የሌለው ነገር መጨረሻውም ጥሩ ስለማይሆን እኔም መለኪያዬ ምንድነው ካላችሁኝ ጥራት ያሉን ስራ ነው እና ጥራት ያለው ስራ ለሁሉም ነገር ተመራጭ ስለሆነ እኔም ጥራትን መሰረት አድርጌ ጥራትን ገንዘብ አድርጌ ነው ስራውን የምሰራው እና ጥራት የሌለው ነገር የመጨረሻውም እያማረ ስለሚሆን ሁሉም ሰው በጥራት መስራት መቻል አለበት ያለ ጥራት ውጤቱ በጣም ዜሮ ነው እና ጥራት የሌለው ነገር ማንም ተቀባይነት የለውም ሶ ሁሉም ሰው ጥራት ያለው ነገር ነው መስራት ያለበት

ነገሮችን በስርዓት ታስቀምጣለህ? አዎ አስቀምጣለሁ ለምን ነገሮች በስርዓት ካልተቀመጡ በስርዓት ካልተያዙ ስርዓት ሊያጡ ይችላሉ አቀማመጣቸው ሁሉም ነገር ሊበላሹ ይችላሉ ያለ አግባብም ሊጠፉ ይችላሉ እና በስርዓት መያዙን አስፈላጊ ነው ሁሉም ሰው ምንድነው ነገሮችን በስርዓት ማስቀመጥ አለበት ምክንያቱም እንደፈለግክ ለማንሳት እንደፈለግክ ለመ እንትን ለመጠቀም ካስፈለገ በስርዓት መያዝ ግዴታ

የክራውንድ ማከማቻ ትጠቀማለህ አልፎ አልፎ እጠቀማለሁ እንደ አብዛኛው ሰው እንደሚጠቀሙ ባይሆንም በመጠኑ እጠቀማለሁ ማለት። ብዙ ሰው በጣም በከፍተኛ ሁኔታ ክራውድ ማከማቻ ይጠቀማል። እኔ ግን በመጠኑ ነው የምጠቀማቸው እና በጣም ሀሪፍ ነው። ብዙ ውጤት ያስመዘግባል ብዙ ጥቅም አለው ከእነዚህም ውስጥ። ክላውድ ተጠቃሚ እና ክላውድ ማይጠቀሙ ሰዎችን ስናይ። ክላውድ ተጠቃሚዎች በጣም ከፍተኛ በሆነ ሁኔታ። ይጠቀማሉ እና እኔም በተወሰነ መጠን የምጠቀመው የክላውድ ማከማቻ ነው።

በመስታወት ላይ ምን ያህል ጊዜ ታያለህ? በመስታወት ላይ ከአራት እስከ አምስት ጊዜ የማይበት ጊዜ አለ እነዚህ ጊዜያቶች ግን ውስን ናቸው እነዚህ ጊዜያቶች መቼ ናቸው ለሚለው በተለይ ምንድነው በዓላት አካባቢ ላይ ያው ትኩረት ሰጠን መስታወት ላይ የምናተኩርበት ጊዜ አለ እና አብዛኛው ህዝብ ምንድነው በአናት አካባቢ ብዙ መዋቢያ ነገሮችን ይጠቀማል እነዚህን መዋቢያ ነገሮችን ስትጠቀም ደግሞ መስታወት አካባቢ ትሆናለህ እና በተለይ እነዚህ ቀናቶች አካባቢ በዓላት አካባቢ የተለያዩ ፕሮግራሞች ሲኖሩ ምንድነው ወደ መስታወት አቅራቤታችን ይጨምራል እና ይሄን ነው

በቡድን መስራት ትወዳለህ? በጣም እወዳለሁ። ለምን በቡድን መስራት ያለው ውጤት ያው ይሄ ነው የሚባል አይደለም በጣም ከፍተኛ የሆነ ውጤት ለማስመዝገብ ምንድነው? በቡድን መስራት ያስፈልጋል እና እኔም በቡድን መስራትም በጣም የምወደው ባህሪ ይሄ ነው። ለምን የተሻለ ውጤት የተሻለ ውጤት ለማስመዝግ ምንድነው? በቡድን ስሰራው ቀለል ይላል። አንዱ ከአንዱ ይረዳዳበታልና እና ብዙ እውቀቶችን ትለዋወጥበታለህ እና በቡድን መስራት። ከፍተኛ የሆነ ጠቀሚታ እስካለው ድረስ ሁሉም ሰው በቡድን መስራት እና ጥሩ ውጤት ማስመዝገብ የሚቻልበት መንገድ ነው ያለው

ስንት? ኢሜል ትልካለህ በቀን ሁለት ሶስት የምልክበት ሁኔታዎች አሉ እንደ ሁኔታው ይለያያል ለምሳሌ በጣም በርካታ አገልግሎቶች በጣም በርካታ ስራዎች ባሉበት ጊዜ ተደጋጋሚ ኢሜሎች ሊኖሩ ይችላሉ። ከእነዚህ ውጪ ደግሞ አልፎ አልፎ የሚላክበት ሁኔታ አለ። ግን በአጠቃላይ ግን ከሶስት ከሁለት እስከ ሶስት ሊሆን ይችላል እና እንደየ ጊዜው የተለያየ ኢሜል ሊላክ ይችላል። እና ወቅቱ ያው እየወሰነ ማለት ነው

መተግበሪያዎችን ታወርዳለህ አዎ አወርዳለሁ የተለያዩ አገልግሎቶች የሚውሉ የተለያዩ መተግበሪያዎች ስላሉ እንደየ አገልግሎታቸው የተለያዩ መተግበሪያዎች ስለሆኑ ስለዚህ የተለያየ መተግበሪያዎችን ማውረድ እና መጠቀም ስለሚያስፈልግ። እኔ መተግበሪያዎችን በማውረድ አገልግሎቶችን እጠቀምባቸዋለሁ የተለያዩ አገልግሎቶችን አሳልጥበታለሁ። እና ይህም ደግሞ ለኔም ለተለያዩ አገልግሎቶችም እየረዳናል እና መተግበያ በዘመናችን እጅግ ከፍተኛውን ስራ እያቀለለና እየጠቀመን የሚገኝ ስራዎች ናቸው

የጎረቤቶችህን ድምጽ ትሰማለህ? የጎረቤቶቼን ድምጽ የምሰማበት ሁኔታ አለ በተለይ ድምቅ ባለ ሁኔታ የሚያወሩበት ሁኔታ ካለ የተለያዩ ፕሮግራሞች ሲኖሩ የተለያዩ የበዓላት ፕሮግራሞች ሲኖሯቸው ያው ድምፃችሁ ይሰማናል እና እኔም የምሰማበት ሁኔታ አብዛኛው ሰው የጎረቤቱም ድምጽ የሚሰማበት ብዙ ሁኔታዎች አሉ እኔም ይሄን እየሰማሁና እያዳመጥኩ የምገኝበት ሁኔታ አለ

የእቃ ቁጥጥር ታደርጋለህ? አዎ አደርጋለሁ ምክንያቱም የቃን ቁጥጥር ከሌለ እቃዎች በአግባቡ አይያዙም ይጠፋሉ ይሰበራሉ ይበላሻሉ። ስለዚህ የቃ ቁጥጥር ማድረግ በጣም አስፈላጊና እጅግ ወሳኝ ስለሆነ ማለት ነው። እና ምክንያቱም እነዚህ የእቃ ቁጥጥሮች በአግባቡ ካልተያዙ ቁጥጥር ካልተደረገባችሁ የተሰበረውን ለመጠገን ያልተሰበረውን ደግሞ በአገልግሎት እንዲውል ለማድረግ ምንድነው ቁጥጥር ማድረግ ያስፈልጋል። እና በተለያዩ ጊዜ የእቃ ቁጥጥር ማድረግ አስፈላጊ ነው። እና እኔን እቃ ቁጥጥር በማድረግ እቃዎችን በማጕጕዝ ለስራ እንዲውሉና ጥገና የሚያስፈልጋቸው ደግሞ ጥገና እንዲደርግላቸው በማድረግ እገኛለው

ወደ የትኛው ቦታ ተጉዘህ ታቃለህ? ብዙውን ጊዜ ወደ ምስራቅ የሀገሪቱ ክፍል ላይ ጉዞ አደርጋለሁ እና ወደ ምስራቅ የሀገሪቱ ክፍል እህዳለሁ። ሌላም ወደ ክልል ከተሞች እና ወደ ሀገሪቱ ዋና ዋና ከተሞች ላይ ጉዞ የማርግባቸው ቦታዎች ናቸው። ከዚህም በተጨማሪ ታሪካዊ ቦታዎች ላይ ጉዞ አደርጋለሁ። እና እነዚህ ቦታዎች ላይ የጉዞ መርሃ ግብር እና ታሪክ አለኝ

ስሜትህን በፊት ላይ ታሳያለህ? የማሳይበት ሁኔታ አለ እንደየ ሁኔታው ይለያያል ምክንያቱም በአድባባይ ኦር በሆነ ፕሮግራም ላይ ግዴታ ማሳየት የምትችልባቸው መንገዶች ሊኖሩ ይችላሉ እና በዚህ ሁኔታ ላይ የምታሳየው የሆነ የፊት ስሜት ሊኖር ይችላል እና እንደዚህ ሁኔታው ላይ ይችላል ግን አልፎ አልፎ ጥቆማ ለመስጠት እና የሆነ መልእክት ለማስተላለፍ ሲያስፈልግ ስሜትን በፊት መግለጽ እና ማሳየት የሚቻልበት መንገድ አንዳንዴም እንደዛ የማረግበት ሁኔታ ውስጥ ነው

የምትወደው መተግበሪያ ምንድነው የምወደው መተግበሪያ ጎግል መተግበሪያ ነው በጣም የምወደው መተግበሪያ ነው ከዚህ ውጪ ደግሞ ከወደ ሶፍትዌር ውስጥ ስገባ ግን ፉል ስታክድ ዲቨሎፒንግ የሚባለውን በጣም የምወደውን መተግበሪያ ነው እና እነዚህ መተግበሪያዎች እጅግ ብዙ ጊዜ የምትጠቀማቸው አክሰስ የማደርጋችሁ መተግበሪያዎች ናቸሁ። ብዙ ሰው የሚጠቀመው ይሄን መተግበሪያ ነው እና እኔም የምጠቀመው ይሄን ነው

የቪዲዮ ጥሪ ታደርጋለህ? አዎ አደርጋለሁ። የተለያዩ መልእክቶችን ለማስተላለፍ በቪዲዮ ብዙ ጊዜ ጥሬ የሚደረግበት ሁኔታ አለ። በተለይ ከተለያየ ሀገራት ላይ ሆኖ የቪዲዮ ጥሪ የሚከናወንበት ሁኔታም ስላለ እኔም በዚህ ሁኔታ ላይ የቪዲዮ ጥሪዎችን በማድረግ የተለያዩ ስራዎችን የተለያዩ መልእክቶችን የተለያዩ ትዕዛዞችን የሚፈጸምበት ሁኔታም ስላለ እኔም እነዚህን በመጠቀም የቪዲዮ ጥሪዎችን በመጠቀም አገልግሎት የምቀበልና የምሰጥበት ሁኔታ አለ። ስለዚህ ጠቃሚ ነው የሚል የግል ሀሳብ አለ።

ማንጫ ሰዓት ትጠቀማለህ አዎ እጠቀማለሁ። ማንጫ ሰዓት ያው ጠዋት አላርም ይደረጋል ብዙ ፕሮግራሞች ላይ ሲኖሩ ለማስታወስ ይረዳን ዘንድ የተለያዩ ስራ ጫና ውስጥ ሆነን ስራዎችን ያው በመደራረብ ምክንያት አንዳንድ ፕሮግራሞች እንዳይረሱ ለማድረግ ሲባል ማንቂያዎችን መጠቀም የተሻለ ነገር ነው። እና ሁላችንም የተለያዩ ፕሮግራሞችን ለማስታወስ ይረዳን ዘንድ ማንቂያዎችን መጠቀም የተሻለ ብቃት እና ጥሩ በሆነ መልኩ ስራዎቻችንን እንድንከውን ያደርገናል።

የስራ አሰራሮችን ትከተላለህ በጣም በትክክል ነው የምከተለው ምክንያቱም የስራ አሰራሮችን ካልተከተልን ስራዎቻችን በአግባቡ ለመስራት ስራዎቻችን በአግባቡ ለመፈጸም እና ወደ ትክክለኛ ተግባራችን ለመግባት ያስቸግረናል እና የስራ አሰራሮችን ትከተላለህ ነው ሚለው? ነው በትክክል ነው መሆን ያለበት እና መከተል እስካለብን ድረስ መከተል አለብን እንደዛ ካልሆነ ስራዎቻችን በአግባቡ ለመስራት በአግባቡ ጥሩ የውጤት ለማስመዝገብ እንቸገራለን። እና የስራ አሰራሮችን በአግባቡ መከተል እና መፈጸም

ድንጋይን ስብስብ ታደርጋለህ? አዎ ይሰበሰባል። ለምን ለተለያዩ ስራዎች፣ ለተለያዩ የስራ አገልግሎቶች፣ ለተለያዩ ሰርቪሶች ድንጋይ ስብስብ ያስፈልጋል። እና ድንጋይ ስብስብ ደግሞ ያው ለተለያዩ አገልግሎቶች ስለሚያገለግሉኝ እነዚህ ድንጋይ ስብስብ እኔም አደርጋለሁ። ቤት ለመገንባት ይሆናል፤ የተለያዩ አጥሮችን ለመስራት፤ ወይም የተለያዩ አገልግሎቶችን ለማድረግ የድንጋይ አገልግሎት በጣም ብዙ ስለሆነ እነዛን አገልግሎቶችን ለማግኘት ድንጋይ ስብስብ ያስፈልጋል እና እኔም እሰበስባለሁ። እነዚህ ድንጋዮች ያው ብዙ ጠቀሜታ እስካላቸው ድረስ መሰብሰብና ለተለያዩ አገልግሎት እንዲሆኑ ማድረግ የራሳችን ሀላፊነት ነውና ሁሉም ሰው ድንጋይ ስብስብ እያደረገ ብዙ አገልግሎት ብዙ ስራ ይሰራል። እና እኔም ድንጋይ ስስብስብ አደርጋለሁ።

የትንኝ መረብ እጠቀማለ እጠቀማለሁ ምክንያቱም ትንኞች በጣም በርካታ ችግር ስለሚያደርሱ እነዚህን ትንኞች ለመከላከል ሲባል የተለያዩ የትንኝ መረቦች ልንጠቀም እንችላለን። በተለይ በመስከረም ጥቅምት አካባቢ በጣም በርካታ አጠናኞች የሚኖሩበት ወቅትም ስለሆነ በዚህ ወቅት በጣም ትኩረት አድር ገን ልንጠቀም የምንችልባቸው የት ንኝ መረቦች አሉ። እና ከተለያዩ የትንኝ መ ትንኝ በሽቶችን ለመከላከል ትንኝ መረብ መጠቀሙ ተመራጭ ስለሆነ። እኔም ያው ትንኞችን ለመከላከል ሲባል የትንኝ መረብ በመጠቀም ራሴን ከትንኝ መነደፍ እከላከላለሁ